እሺ ድምጽ የሚሰጣቸው የሰው ልጆች በሙሉ ሰላም እንዴት አላቸው በማለት ክብሬ የተሞላበትንና ጥልቅ የሆነ ሀሳቤን በማንሰባረቅ የተጠየኩትን ጥያቄ አነብና ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። የተጠየኩት ጥያቄ ምንድነው የሚለው የቅጥር ሂድያት እንዴት ነው? የሚል እንግዲህ እንደሚታወቀው በመጀመሪያ ደረጃ አንድ ሰው በትምህርቱ ሊሆን ይችላል ወይም ብቻ በተለያየ የሙያ ዘርፎች ተመርቆ ፕራክቲካል ስራ ሊሆን ይችላል ወይም ደግሞ የትምህርት በትምህርት ሊሆን ይችላል ተመርቆ ስራውን በትክክል ከጨረሰ ትምህርቱን ከጨረሰ በኋላ የሚጠብቀው ነገር ምንድነው ወደ መንግስት ተቋም ይሁን ወይም ወደ ግለሰብ ተቋም ሄዶ ቅጥር መፈጸም ነው። ይህን ቅጥር ሲፈጸም ደግሞ የተለያዩ የውል የሰነድ ማስረጃዎች ያስፈልጋሉ። አንደኛ የተመረቀበት የትምህርት ዘርፍ ወይም ደግሞ የሰለጠነበት የሙያ ብቃት ምንድን ነው የሚለውን ያንን ከተቋሙ ጋር ያያይዛል እንደዚሁም ይህንን የቅጥር ውል ሲፈጽም በቅጥሩ ፕሮሰስ ሂደት ውስጥ እንደገና ዋስ ማቅረብ መቻል አለበት። ስለዚህ የቅጥር ሂደት ብዙ ነገሮችን የሚያካትት ስለሆነ በመጀመሪያ ደረጃ ሙሉ የእሱን ኳሊቲ ወይም የእሱን የሙያ ብቃት የሚያሳዩ የትምህርት ማስረጃዎችንም እንደዚሁም ደግሞ በተግባር የሰራቸውን ሙሉ በህይወት የሰራቸውን ስራዎች አብሮ በማያያዝ ቅቡልነትን እንዲያገኝ ተቀባይነትን ተመራጭ እንዲሆን የሚያስችሉ የእሱ የግል ችሎታዎቹን ሁሉ አብሮ በማያያዝ ያስገባል ከዛ በኋላ ተቋሙ የግለሰብ የሚለውን የመንግስት ተቋም ያንን የእሱን ኳሊቲ በመለየትና በማጤን ሰውየው ለስራው ብቁ ነው ብሎ ያመነበትን ሰው ቅጥር ወይም ደግሞ ውል እንዲፈጽም ያደርገዋል ይሄንን ውል ሲፈጽም ቅድም እንደተናገርኩት ዋስ ያስፈልገዋል እንደገና ዋሱም በዚሁ ልክ ተንቀሳቃሽ እና የማይንቀሳቀስ ዋስ ያለም ማቅረብ መቻል አለበት ዝሮ ዝሮ የቅጥር ሒደት እጅግ በጣም ውስብስብ እና ጥልቅ ስሆነ በዚች በተሰጠች ደቂቃ ውስጥ ያን ያህል ብዙ ጥልቅ የሆነ ትንታኔ መስጠት አልችልም። ዝሮ ዝሮ ግን ይህ ተቀጣሪ አካል ወደ ተቋሙ የስራ እድሉ ተፈጥሮለት ሲገባ በመጀመሪያ ደረጃ ዋናውና ዋሳኙ ነገር ዋስ ማቅረብ ነው ያንን ዋስ ማህደሩ ጋር አብሮ ካያያዘ በኋላ ከዚያች እለት ጀምሮ ቋሚ የዚያ ተቋም ሰራተኛ ይሆንና በወር አስፈላጊውን ወይም ደግሞ የተቀጠረበትን ደምዝ የሚቀበል ይሆናል ማለት ነው ስለዚህ የቅጥር ሂደት ከረጅሙ በአጭሩ ዋና ዋናዎቹ እነዚህን ሂደቶች ያሟላ መሆን አለበት ብዬ አምናለሁኝ። ስለ ጥያቄው ግን በእጅጉ አመሰግናለሁ። ሰላም

እሺ ሰላም እንዴት አላችሁ ይሄ ድምጽ የሚሰማችሁ የሰው ልጆች በሙሉ ጥልቅና የከበረ ሰላምታዬን በማቅረብ የተጠየኩትን ጥያቄ አነብና ወደ ትንታኔው እሄዳለሁ ማለት ነው። ጥያቄው ምንድነው የሚለው "የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ?" ነው የሚል እንግዲህ በመጀመሪያ ደረጃ ቴክኖሎጂ ሲል ዛሬ በአለማችን ላይ የምንጠቀማቸው የትኛውንም አይነት የቴክኖሎጂ ወይም ደግሞ የቴክኖሎጂ ውጤቶችን ማለት ነው። ለምሳሌ ስልክ አንድ የ ቴክኖሎጂ ነው። ስለዚህ ስልክ ቢበላሽ አንድ የቴክኖሎጂ ችግር ነው ማለት ነው። ወይም ደግሞ ኮምፒውተር አንድ የቴክኖሎጂ ውጤት ነው። ይሄ ቴክኖሎጂ ኮምፒውተሬ ቢበላሽ የቴክኖሎጂ ችግር ተፈጠረብኝ ማለት ነው። ወይም ደግሞ ኤሌክትሪክሲቲ ቢበላሽ ይሄ መስመሩ ቢበጠስ ወይም መስመሩ በሆነ ነገር ኮንታክት ቢያደርግ ወይም እንደዚህ አይነት ችግር ቢፈጠር ይሄም አንድ የቴክኖሎጂ ውጤት ችግር ገጠመው ማለት ነው። ወይም ደግሞ ለምሳሌ ኢንተርኔት ቢቋረጥብኝ አሁን ይሄም አንዱ የቴክኖሎጂ ውጤት ስለሆነ ችግር የቴክኖሎጂ ችግር ገጠመኝ ማለት ነው። ስለዚህ የትኛውም የቴክኖሎጂ ውጤት ይሁን ሲበላሽ ወይም ደግሞ ችግር ሲገጥመኝ ቴክኖሎጂን በቴክኖሎጂ መፍታት መቻል አለብኝ ማለት ነው። ለምሳሌ ቅድም እንዳልኩትኝ ኮምፒውተሬ አንዱ የቴክኖሎጂ ውጤት ነው። ይሄንንም ስጠቀም ሊበላሽብኝ ወይም ደግሞ በትክክል ስራውን ላይሰራልኝ ይችላል በዚህም ሰዓት ምንድነው የኮምፒውተሩ የቴክኖሎጂ ውጤት የሆነው ኮምፒውተር እያንዳንዱን የክፍሎቹን በትክክል ከነስራቸው በማወቅ ከለየሁ በኋላ የትኛው የክፍል ብቻ ተበላሸ የሚለውን በጥልቅ ካየሁኝ በኋላ ያንን የተበላሸውን ክፍል በማስተካከል ወይም ደግሞ አውጥቶ ሌላ በመቀየር ቴክኖሎጂ ችግርን መፍታት ቻልኩኝ ማለት ነው። ስለዚህ የቴክኖሎጂ ችግር ሲያጋጥመኝ ሁሌም ቢሆን ራሱን በቴክኖሎጂ መፍታት እና መልሶ ጥቅም ላይ ወይም ደግሞ አገልግሎት እንዲውል ማድረግ የኔ ብቻ ሳይሆን የሁሉም ሰው ተግባር ሊሆን ይገባል የሚል እጅግ በጣም ጠቃሚ የሆነ ምክሬን እለግሳለሁ ማለት ነው። ምክንያቱም እያንዳንዱ የቴክኖሎጂ ውጤት የራሱ የሆነ ችግር ሊኖረው ይችላል። ያንን ችግር ደግሞ ችግር ሲገጥመው ኦኬ ተበላሸ ብሎ ዝም ብሎ መጣል መወርወር አካባቢ ማቆሸሽ እንደገና ኢኮኖሚን አላስፈላጊ ወጪ እያወጡ ሁልጊዜ አዲስ መግዛት ሁልጊዜ ሲገዙ ሲበላሽ ሲጣል ሲጣል እንደዚህ አይነት ሂደት ጥሩ ስላልሆነ ለኢኮኖሚያችንም እንደ ሀገርም ጥሩ ስለማይመጣ ቴክኖሎጂ ችግር ሲገጥመን የቴክኖሎጂን ችግር በቴክኖሎጂ መልሶ ማስተካከል እና ተመልሶ ወደ አገልግሎት እንዲውል ማድረግ እጅግ በጣም ተገቢ ነው የሚል ምክር አዘል አስተያየት ነው ያለኝ። ለማንኛውም ስለተጠየኩት ጥያቄ እጅግ በጣም ደስ ብሎኛል። አመሰግናለሁ ሰላም ሁኑልኝ

እሺ ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ ሰላምታዬን በማቅረብ ጥያቄ የተጠየቁትን ጥያቄ አነብና ለጥያቄው ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድን ነው የሚለው ምን አይነት ሙዚቃ ትወደዋለህ ነው? የሚል እንግዲህ በመጀመሪያ ደረጃ ሙዚቃ በሁለት ይከፈላል ሙዚቃ ባህላዊና ዘመናዊ ተብሎ ይከፈላል እንደዚሁም ደግሞ የሙዚቃ አጨዋወቱም እንደዚሁ በተለያዩ የሙዚቃ ማጀቢያ መሳሪያዎች የሚታጀብ ስለሆነ እንደ አጠቃላይ ሙዚቃ በተለያየ አይነት ሁኔታ ይከፋፈላል ማለት ነው። ለምሳሌ አንድ ሙዚቃ በድምጽ በትንፋሽ በሚታጀብ መሳሪያ ታጅቦ ሊቀርብ ይችላል። እንደገና የሆነ ሙዚቃ ሌላ ሙዚቃ ደግሞ በሪትም የታጀበ ሙዚቃ ሆኖ ሊቀርብ ይችላል ዙሮ ዙሮ ግን እንደ አጠቃላይ ሙዚቃ በመጀመሪያ ደረጃ የትንፋሽ እና የምት ሙዚቃ ተብሎ ሊከፈል ይችላል። ወይም ደግሞ በአፈጣጠራቸው ወይም ደግሞ በሁኔታቸው ሙዚቃዎቹ ባህላዊና ዘመናዊ ተብለው ሊከፈሉ ይችላሉ። ዙሮ ዙሮ እኔ እንደ አጠቃላይ ምን አይነት ሙዚቃ ትወዳለህ? ለሚለው ጥያቄ እኔ ባህላዊ ሙዚቃ እወዳለሁ የሚል መልስ ነው ያለኝ እንደ አጠቃላይ ምክንያቱም ያደግኩት በሀገሬ ባህላዊ ሙዚቃ እየሰማሁ እያዳመጥኩ እንደዚሁም ጭንቀትም ሲይዘኝ ወይም ደግሞ ሙሉ ስሜቴን ስሜቴን ሁሉ የምጋረው በሙዚቃ ነው። እና ባህላዊ ሙዚቃ ነውና ባህላዊ ሙዚቃን ከዘመናዊ ሙዚቃ በተለየ በጅጉ እወደዋለሁ የሚል መስኛ ላይ። ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ ሰላም ሰላም

እሺ ድምጽ የሚሰማችሁ በአለም በመላ ያላችሁ የሰው ልጆች በሙሉ እንዴት አላችሁ በማለት ጥልቅና ክብር የተሞላበትን ሰላምታይን በማቅረብ የተጠየቁትን ጥያቄ አነብና ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚል? ጠዋት ወይስ ማታ ሰው ነህ ይላል? እንግዲህ የሰው ልጅ እስከሆንኩ ድረስ ጠዋትም ሆነ ማታ ሰው ነኝ በቃ እኔ በየትኛውም ጊዜ በየትኛውም ቦታ ሰው ነኝ ሰው ከስነ ፍጥረቱ ውጭ ሊሆንበት የሚችልበት ጊዜ የለም። ጥያቄው ወይ ምናልባት ተሳስቶ ሊሆን ይችላል እንጂ በዚህ ጥያቄ መሰረት ሰው በጊዜ ላይ ጥገኛ ሆኖ ከሰው ፍጡርነት የሚወጣበት ወይም ደግሞ ሌላ ፍጡር የሚሆንበት ሁኔታ ስለሌለ። ማታም ሆነ ቀንም ሆነ ሌሊትም ሆነ ሰው ከበነስ ሰው ነው። ምናልባት ሰው ከሞተ በኋላ ግኡዝ ነገር ሊሆን ይችላል እንጂ። በህይወት እስካለ ድረስ አንድ ሰው ጠዋትም ሆነ ማታም ሆነ ቀንም ሆነ ሰው ሰው ነው። ምናልባት ጠዋት ሲባል የልጅነትን የሚያመለክት ከሆነ ማታ ሲባል ደግሞ እርጅናን የሚያመለክት ከሆነ የሰውነት ፊዚካል የሰውነት እንትኑ አስተሳሰቡ የሰውነት ጥንካሬው ምናምን በዘውድክ ሊለያይ ይችል ይሆናል። ደግሞ እንደዚህ ብዬ መልስ እንዳልሰጥ በሰአት ነው የገደበው ጠዋት ወይም ማታ ብሎ ዞሮ ዞሮ ጠዋት። በእኛ በተለይ በአማራ አማርኛ በሚናገር በህብረተሰብ ላይ ጠዋት ማለት በቃ ትኩስ ጉልበት ያለበት ሰዓት በጣም የሰው ልጅ ሀይለኛ ጉልበት ያለበት ሁሉን ነገር መስራት የሚችልበት ጤናማ የሆነበት ወቅት ማለት ነው። ማታ ሲባል ደግሞ የመከራ ሰዓት የርጅና ጊዜ። ወደ ማለት ያንን ትንታኔ ያመጣል አንድ ምታው ማለት ነው። ስለዚህ ከዚህ አንግል ከሆነ የጥያቄው መንፈስ የሚያጠነጥነው። ማታ ላይ ምናልባት ድካም እርጅና ስለሚመጣ የሰው ልጅ ሰው ከመሆን አልፎ ወደ እንስሳነት የሚቀየርበት ሂደት አለ ማለት ነው። ለምን ቢባል? ሰው ሲያረጅ ማሰብ ያቆማል ይባላል ሙሉ የሰውነት ሴንሶቹ ሴንስ ኦርጋኖቹ ሁሉ በቃ ግኡዝ ስለሚሆኑ ስለሚረሱ ስለሚዝጉ በቃ ሰው ይልቅ ወደ እንስሳነት የሚቀየርበት ባህሪያት ለማለት ነው። የቀድሞ ሰው ማድረግ ያለበትን ነገር ሁሉ ከማድረግ ይቀራል ማለት ነው። ስለዚህ ጥያቄውን በዚህ አይነት መንፈስ የተጠየቀ ከሆነ ምናልባት መልሱ ይሆናል ማለት ነው። ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ ሰላም።

እሺ ድምጽ ይህ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ የከበረ ሰላምታዬን በማቅረብ የተጠየኩትን ጥያቄ አነብና። ለጥያቄው አስፈላጊውን ትንታኔ የምሰጥ ይሆናል ማለት ነው ጥያቄው ምንድነው የሚለው? የምትወደው ጣፋጭ ምግብ ምንድን ነው የሚል? ስለዚህ ማንም ሰው የራሱ የሆነ የሚጣፍጠው ምግብ ሊኖር ይችላል ስለዚህ እኔ ደግሞ ለዚህ ጥያቄ መልስ የምሰጥ ለራሴ ነው። እና በምድር ላይ እያለሁ እንግዲህ በህይወት እያለሁ እጅግ በጣም የሚጣፍጠኝ ምግብ ቢኖር ምንድነው ማር ነው። በቃ እንደሚታወቀው ስሙ ስሙ ራሱ ማር ነው። ማር አንደኛ በተፈጥሮ የሚገኝ ከተለያዩ የአበባ አይነቶች በንብ አማካኝነት ተሰብስቦ በባህላዊ ቀፎ ሊሆን ይችላል። ወይም በዘመናዊ ቀፎ የራሱ ቀፎ ማለት በመጀመሪያ ደረጃ ንቧ የምትኖርበት ቦታ ማለት ነው ማሯን የምትሰራበት ቦታ ማለት ነው። ቀፎ ሲባል እንደ አጠቃላይ ትርጓሜው ማለት ነው። ስለዚህ ይቺንም ደግሞ እነዚህ ንቦች በአይነታቸው ሁለት አይነት ናቸው ንግስትና ሰራተኛ ንብ ይባላሉ። ሰራተኛ ንቦቹ ወደ ተለያዩ አበባዎች በመሄድ ያበባውን ኔክታር በመሰብሰብ በመቅሰም ወስደው እዚያ መኗሪያ ቦታቸው ወይም ቀፎ በሚባለው ቦታ ላይ ይህንን የአበባ ኔክታር በማከማቸት ወደ ማር ይቀየሩታል ማለት ነው። ስለዚህ ይሄ ማር ደግሞ ማለት ደግሞ ከተለያዩ የአበባ አይነቶች የተዘጋጀ ስለሆነ እጅግ በጣም ጣፋጭ ነው። እጅግ በጣም ሀይልና ሙቀት ሰጪ ነው። እጅግ በጣም በሽታ ፈዋሽ ነው። እጅግ በጣም ደስ የሚል እና ሀይል እና ሙቀት የሚሰጥ ምግብ ከምሆነ አንፃር። እኔ ከየትኛውም ጣፋጭ የምግብ አይነቶች ማርን በደረጃ አንድ አስቀምጣለሁ። ከዚህ በተጨማሪ ሌሎቹ ጣፋጭ ምግቦች ይኖራሉ ለምሳሌ ኬክም አንዱ ጣፋጭ ምግብ ነው። ብዙ ጊዜ አልፎ አልፎ እጠቀማለሁ። ማርን ግን ይኸው የገቢ ችግር ካልሆነ በስተቀር የካፒታል እጥረት ካልሆነ በስተቀር ሁሌም ጠዋት ጠዋት ብጠቀመው እጅግ በጣም ደስ የሚለኝና የሚጣፍጠኝ ምግብ ነው። ይህ ማለት ከረጅሙ በአጭሩ ስለዚህ ስለማር ይሄን ካልኩኝ በቂ ነው በማለት መልሴን በዚሁ አጠቃልላለሁኝ። ስለዚህ ስለ ጥያቄው እጅግ በጣም እያመሰገንኩኝ ሰላም ሁኑልኝ እላለሁ ቻው።

እሺ ድምጽ የሚሰማችሁ በአለም ላይ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥልቅና ጥልቅ የሆነ የከበረ ሰላምታዬን በማቅረብ የተጠየኩትን ጥያቄ አነብና ለጥያቄው ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለውን መጠበቅ ታግድ ነው የሚል። ይህ በአማርኛ ቋንቋ ስራዓት ይህ አረፍተ ነገር የተስተካከለ ስላልሆነ ቃላቱም ትክክለኛ ትርጉም የያዙ ስላልሆነ ጥያቄው በደንብ መስተካከል ያለበት ይሆናል ማለት ነው። ወይም መጠበቅና ማገት የሚለውን ለማመሳሰል ወይም ለማነፃፀር ከሆነ የተጠየቀው መጠበቅ ማለት ማገድ ማለት ነው ከሆነ ያስኬዳል ማለት ነው። መገበቅ ማለት ማግድ ማለት ነው ብሎ ቢጠየቅ መልሱ አዎ ይሆናል ማለት ነው። ምክንያቱም መጠበቅ ማለት በመጀመሪያ ደረጃ እንስሳትን መጠበቅ ሊሆን ይችላል ወይም ደግሞ አንድን የሆነ ንብረትን ሊሆን ይችላል ወይም ደግሞ የተለየ ነገር ቦታም ሊሆን ይችላል ዝሮ ዝሮ የሆነን ነገር የሆነ ነገር እንዳይደርስበት ያንን መጠበቅ ማለት በሌላ አካል መጠበቅ ወይም ማስጠበቅ ማለት ነው። ስለዚህ መጠበቅ ማለት ማገድ ማለት ነው ከሆነ መልሱ ትክክል ነው አዎ ይሆናል ማለት ነው። ስለዚህ ማገድ ማለትም መጠበቅ መከልከል ማለት ስለሆነ ማለት ነው። ለምሳሌ በተቋማችን ውስጥ ጥበቃዎች አሉ። እነዚህ ጥበቃዎች የተሰማሩበት የስራ መስክ ዋናው ነው አላማው የግብውን ድህንነት መጠበቅና ማስጠበቅ ወይም ደግሞ ወደ ግቢ ውስጥ የሚገባ ማንኛውንም አይነት ነገር እንዳይገባ ማገድ። እንደዚሁም ደግሞ የሚገባም ከሆነ ደግሞ ህጋዊ የሆነ አካል ብቻ መግባት ስላለበት ያንን ብቻ ይፈቅዳሉ ማለት ነው። ህጋዊ ያልሆነን ነገር ያግዳሉ ማለት ነው። ስለዚህ ምናልባት በትርጉማ በትርጓሜያቸው ተመሳሳይ ናቸው ወይ የሚል አይነት የጥያቄ መንፈስ ካለው ያስኬዳል። ያም ደግሞ ያንን ለማረጋገጥ የተጠየቀ ጥያቄም ከሆነ መጠበቅ ማለት ማገድ ማለት ነው ቶሎ ነው መጠየቅ ያለበት ማለት ነው። እንጂ መጠበቅ ታግድ ነው ሲል ምንም አይነት ምን ይንቅ የለውም እንትን ትርጉም የለውም። በቃ ይሄ ትርጉም አልባ፣ የቃላት ስብስብ ይሆናል ማለት ነው። ስለዚህ ትርጉም እንዲኖረውና መልስም እንዲያስፈልገው ቃላቱ በመጀመሪያ ደረጃ ስርአታቸውን ይዘው መድርድር አለባቸው ማለት ነው። ስትራክቸራቸው ዌል ስትራክቸርድ የሆነ እንዲህ ሊይዙ ይገባል ማለት ነው። ስለዚህ መልሱ መጠበቅ ማለት ማገድ ማለት ነው ከሆነ መልሱ አዎ ነው። ያም ቅድም በሰጠሁት ትንታኔ ልቅ ይሆናል ማለት ነው። ለማንኛውም ስለ ጥያቄው እጅግ በጣም አመሰግናለሁ ሰላም።

እሺ ድምፄ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥልቅና ጥብቅ የሆነ የከበረ ሰላምታዬን በማቅረብ የተጠየኩትን ጥያቄ አነብና ለጥያቄው ትንታኔን የምሰጥ ይሆናል ማለት ነው። ጥያቄው ምንድነው የሚለው ለስራ ትጓዛለህ ነው? የሚል በመጀመሪያ ደረጃ ለስራ ትጓዛለህ ሲባል መቼም ማንም ሰው ይንቀሳቀሳል ይጓዛል ነገር ግን ለስራም ሊሆን ይችላል የትኛውም አላማው ይጓዛል ይንቀሳቀሳል ማለት ነው። ለስራ ጥያቄው ግን ሞር የተሻለ ሆኖ ለማቅረብ ለስራ ምን ያህል ጊዜ ትጓዛለህ ለስራ ስንት ሰዓት? ትጓዛለህ ለስራ መቼ መቼ ትጓዛለህ? ተብሎ በጣም ግልጽ የሆነ ጥያቄ ቢሆን ጥሩ ነበረ ዙሮ ግን በዚህም ብሆን በዚህ የአጠያየቅ ስልትም ቢሆን። በስራ ትጓዛለህ ይሄ ማለት ወደ ስራ ትጓዛለህ ወይ ለማለት ተብሎ የተጠየቀ አይነት ነገር። ሴንስ ስሜት ስላለው መልሱ አዎ ይሆናል ማለት ነው። ለምን ትጓዛለህ እንዴት ትጓዛለህ መቼ ትጓዛለህ የሚለውን። በዚህ ውስጥ እያነሳሁኝ ማብራራት ስለምችል ዙሮ የጥያቄውን መንፈስ ሳይቀየር በዚሁ አውድ ውስጥ ሆኜ የተለያዩ መልሶችን መስጠት እችላለሁ ማለት ነው። ስለዚህ ለስራ መቼ ትጓዛለህ ለሚለው? ሁሉም ሰው እንደሚታወቀው ማንኛውም የመንግስት ሰራተኛ የስራ መደበኛ የስራ ጊዜው ከሰኞ እስከ አርብ ጠዋት ከሁለት ሰዓት እስከ ስድስት ሰዓት ተኩል እንደዚሁም ከሰአት ከስምንት ሰዓት እስከ አስራ አንድ ሰዓት እና እስከ አስራ አንድ ሰዓት ተኩል እንደየተቋሙ የተወሰነ። የ ሰላሳ ደቂቃ ልዩነት ሊኖር ይችላል። ዙሮ ዙሮ በዚህ ልክ ነው ማንኛውም የመንግስት ሰራተኛ የስራ መደበኛ የስራ ጊዜው ማለት ነው ስለዚህ። መቼ ትጓዛለህ ሲባል ከሰኞ እስከ አርብ። ስንት ሰዓት ትጓዛለህ ሲባል ቅድም በገለጽኩት መልኩ። እንደዚሁም ደግሞ እንዴት ትጓዛለህ ከሆነ አንደኛ ትራንስፖርትም ልጠቀም እችላለሁኝ ወይም ደግሞ። የተቋሙ ራሱን የቻለ የትራንስፖርት አገልግሎት ሊሰጥ ይችላል ያንን ሰርቪስ ይባላል በኛ ሰርቪስ ልጠቀም እችላለሁኝ። አልያም ደግሞ እንደ አስፈላጊነቱ በእግሬም ልጓዝ እችላለሁ ማለት ነው። ስለዚህ ለስራ ትጓዛለህ ሲል። መቼ እንዴት በምን የሚሉትን ጥያቄዎች ሁሉ በዚህ መልኩ ትንታኔ ስለሰጠሁበት። ለዚህ ጥያቄ ያለኝ አጠቃላይ ሀሳብ በዚሁ ብቋጭ የተሻለ መስሎ ሰለታየኝ በዚሁ እጨርሳለሁኝ። ስለ ጥያቄው ግን በእጅጉ አመሰግናለሁ ሰላም ሁኑልኝ ቻው።

እሺ የተጠየቁት ጥያቄ የምትወዱት ምግብ ምንድነው? እና እንግዲህ እንደሚታወቀው ሰው ሁሉ የተለያየ ምግብ ሊወድ ይችላል አንዱ እንቁላል ሊወድ ይችላል አንዱ ዳቦ ሊወድ ይችላል አንዱ እንጀራ ሊወድ ይችላል አንዱ ደግሞ የእጽዋት ተዋጽኦ ሊወድ ይችላል አንዱ ደግሞ የንስሳት ተዋጽኦ ሊወድ ይችላል ዙሮዙሮ እኔም ከእነዚህ ሰዎች ውስጥ አንዱ ነኝና የራሴ የሆነ የምወደው ነገር እጅግ በጣም የምወደው ምግብ ቢኖር በቃ መቼም የማልሰለቸውና በተደጋጋሚ የምመገበው ምግብ ሽሮ በእንጀራ ነው ማለት ነው እንጀራ በሽሮወጥ ማለት ነው ስለዚህ እንጀራ በሽሮወጥ የኛ የኢትዮጵያውያን ባህላዊ መግባችን ነው። ሙሉ አመቱን ማለት ይቻላል ሰማንያ ፐርሰንት የሚሆነውን ጊዜ የምንመገበው ምግብ ሽሮ ይሆናል ማለት ነው። ከዛ ውጪ ግን ብዙ ጊዜ ጾምም ስለሚሆን የፍሰክ ምግቦች አይኖርም። ነገር ግን ፍስክ ሲሆን የእንስሳት ተዋጽኦ መመገብም እጅግ በጣም ለሰውነት ምቹ ነው ማለት ነው። ሰውነትን ያወፍራል ሰውነትን ያዳብራል ስለዚህ። ከሽሮ በተጨማሪ እኔ ቀይ ወጥ በእጅጉ ወዳለሁ ማለት ነው። ስለዚህ የምወዳቸው ምግቦች ፍስክ ሲሆን እቀይ ወጥ በእንጀራ ይሆናል ጾም ሲሆን ደግሞ ሽሮ ሽሮ ወጥ በእንጀራ ይሆናል የሚል መልስ ነው ያለኝ። ለማንኛውም ስለ ጥያቄው እጅግ በጣም ደስ ብሎኛል። አመሰግናለሁ ሰላም ሁኑልኝ።

እሺ የተጠየኩት ጥያቄ ምንድነው ጠዋት በስራ ምን ታደርጋለህ ነው የሚል ይሄ ጥያቄ የተወሰነ ቢስተካከል ጥሩ ነው ብዬ አምናለሁኝ ጠዋት በምን በምን ስራ? ምን ምን ስራ ትሰራለህ ወይም ደግሞ ጠዋት ምን አይነት ስራ ትቆያለህ ወይም ደግሞ ምን አይነት ስራ ስትሰራ ትቆያለህ የሚል ሁኒ ቢስተካከል ዞሮ በዚያም ቢሆን በዚህ የጥያቄውን መንፈስ ስለተረዳሁት እኔ ለራሴ መልስ መስጠት እችላለሁ ማለት ነው። ስለዚህ ምንድነው? እኔ እንደሚታዋቀው ጠዋት ቀደም ብዬ ተሌሊቱ አስራ አንድ ሰዓት ተኩል እንደተነሳሁ ልብሶችን ለብሼ። እንደዚሁ እጆቼን እና ፊቴን ከታጠብሁ በኋላ ምናልባት እንደየ እለቱ ሊለያይ ይችላል ዙሮ ዙሮ በተደጋጋሚ የተወ የተወሰነ በተደጋጋሚ የማደርገው ምንድነው? የተወሰነ የሰውነት እንቅስቃሴ አደርጋለሁ። ከዚያ በኋላ ልጆቼ ከእንቅልፋቸው ስለሚነቁ እነሱን እጃቸውን ፊታቸውን። አጥቤ አስታጥቤ ቁርሳቸውን አዘጋጅና ቁርሳቸውን ከበሉ በኋላ ምናልባት ወደ ትምህርት ቤትም ልልካቸው እችላለሁ ከረፈደብኝም እንደሚታወቀው ወደ መደበኛ የስራ ቦታየ የምመጣ ይሆናል ማለት ነው። ይሄንን ደግሞ አልፎ አልፎ ባለቤቴም። ጊዜ ይህንን አይነት ስራ እሷ ስለምትሰራ ልጆችን እሷ ስለምትንከባከብ እኔ እንደተነሳሁኝ ልብሶቸን እና እጀን ከታጠብሁ በኋላ የተወሰነ የሰውነት እንቅስቃሴ አድርጌ ምናልባት ያልሰራሁ ያልጨረሷኋቸው። የትናተና ውዝፍ ስራዎች ካሉ እነዚያን ውዝፍ ስራዎችን በማጠናቀቅ። ቀጥታ ወደ ስራ ቦታየ የምመለስ ይሆናል ማለት ነው። ለማንኛውም ስለ ጥያቄው በእጅጉ አመሰግናለሁ ሰላም።

እሺ ይህ ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ ሀሳቤን እያቀረብኩኝ ሰላምታ ድምፄን እያቀረብኩኝ የተጠየቁትን ጥያቄ አለብኝ ማለት ጥያቄው መርሴን ወይም ደግሞ የመርስ ትንታኔዬን የማቀርብ ይሆናል ማለት ነው። ጥያቄው ምንድነው ሚለው? የሃይማኖታዊ ግብር ታከብራለህ ነው የሚለው በመጀመሪያ ደረጃ ግብር ማለት ምን ማለት ነው ብንል? በሃይማኖታችን ሁላችንም ቢሆን እንደየ እምነታችን የራሱ የሆነ መመሪያ ህግ ስራት ይኖራል ማለት ነው። ስለዚህ ያንን ህግ መመሪያ ሃይማኖቴ ሃይማኖቱ የሚፈቅደውን ስርዓት መተግበር ማለት ነው። በዚህ ጥያቄ ውስጥ የተጠየቀው ጥያቄ ማለት ነው። ስለዚህ ሃይማኖታዊ ግብሬን እከብራለሁ እተገብራለሁ እፈፅማለሁ የሚል መልስ ነው ያለኝ ማለት ነው። ስለዚህ መልሱ ይሆናል አዎ ነው። ከእነዚህ ግብራት ውስጥ ምንድን ሊሆን ይችላል ለምሳሌ። ስት ጠዋት ጠዋት ስትነሳ እንኳን ስትተኛ የፈጠረህን እግዚአብሔርን አምልክ አመስግነ ስራህን ጀምር ሊል ይሆኔል ይላል። አንደኛው ማለት ነው ስለዚህ ማንም ሰው ቢሆን። ወደ ምኞታ ክፍሉ ከገባ በኋላ እንቅልፍ ከመተኛቱ በፊት በቸር ያዋልከኝ ፈጣሪ ሰላም አሳድረኝ ብሎ ለፈጣሪው ጸሎት ማድረግ ይህ አንድ ግብር ይሆናል ማለት ነው። እንደዚሁም ደግሞ እንደአስፈላጊነቱ ከመቶ አስር አስራት ይባላል። በእኛ እምነት መሰረት። አስራት ይባላል ከምናገኘው የገቢ ምንጭ ከመቶ አስር ፐርሰንቱን ለሃይማኖታዊ ተቋም በመክፈል ለሃይማኖታችን ያለንን ክብር እና ያለንን ግዴታችን መወጣታችንን መግለጽ መቻል አለብን ማለት ነው። ወይም ደሞ። ከሳምንት አንድ ቀን እሁድ እሁድ ፈጣሪህን ከቤቱ ተገኝተ ስለሚል በዚህም እሁድ እሁድ ቢያንስ ሰንበትን አክብር ስለሚል በሰምበት ወደ ቤተክርስቲያን ሄዶ። ፈጣሪን ተመስገን ብሎ መመለስ እጅግ በጣም አንደኛው እና። ዋናው መመሪያ ስለሆነ ይሄንንም በመተግበር የሃይማኖታዊ ግብርን አከብራለው። የሚል አጠቃላይ መልስ አለኝ ማለት ነው። ለማንኛውም ሁሉንም ሃይማኖታዊ ግብር ላላከብር እችላለሁ ምክንያቱም የሰው ልጅ ነኝና በዚህ አለም እስከኖርኩበት። ብዙ ክፍተቶችን እፈጥራለሁ ዙሮ ዙሮ ግን በከፊል ሃይማኖታዊ ተግባራትን እከዉናለሁ የሚል መልስ ነው። ያለኝ እንደ አጠቃላይ ስለዚህ ይሄኛው ጥያቄ ግን። የሰጠሁት ማብራሪያ ከሰፊው ባጭሩ ይሄን ይመስላል። ለማንኛውም ቻው ቸር ይግጠመን በማለት እሰናበታለሁ። ሰላም

ድምፄ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት የተጠየቁትን ጥያቄ አነብና ለጥያቄው ትንታኔ የምሰጥ ይሆናል ማለት ነው። ጥያቄው ምንድነው የሚለው ቡና መፍጨት ታውቃለህ ነውሚል? መልሱ አዎ ነው። መቼም በመጀመሪያ ደረጃ ቡና። በንጹህ ሁኔታ ታጥቦ ከደረቀ በኋላ በብረት ምጣድም ሊሆን ይችላል ዝሮ የቡና ራሱን የቻለ መቁያ አለ። ከዚያ በዚያ ላይ ተቆልቶ ድርቅ ብሎ እስከሚያር ድረስ። ከተቆላ በኋላ ይሄ ቡና ወደ ቡና መፍጫ ማሽን ውስጥ ሊገባ ይችላል። ወይም ደግሞ የቡና ራሱን የቻለ የቡና መውቀጫ አለች። በመጠኗ ትንሽ ናት ከትክክለኛው በውቀጫ ከምንለው ስለዚህ በዚያች ውስጥ በማድረግ ወቅጠን ልናልመው እንችላለን። ልናደቀው እንችላለን። ወይም ደግሞ ራሱን የቻለ ቴክኖሎጂ ዛሬ በጣም እያደገ ስለመጣራሱን የቻለ የቡና መፍጫ ማሽን ስላለ። ቡድናውን እዚያ ውስጥ አስገብቶ እስከ ስኪልም ድረስ። ያቺን ማሽን ኦን በማድረግ በኤሌክትሪክስቲ ፓወር ማለት ነው። ኦን በማድረግ ስቲልም ድረስ ጠብቆ ከዚያ ሲልም ቆጣሪዋን ወይም ደግሞ ኦኗን ኦፍ በማድረግ። ቡናን መፍጨት እችላለሁ ወይም አውቃለሁ የሚል አጠቃላይ መልስ ነው። ያለኝ ስለዚህ ይሄን ያህል ውስብስብ እና አስቸጋሪ ስራ አይደለም። ቡና መፍጨት ዝሮ ዝሮ ማንም ሰው ቡናን ማሽኑ የቡና መፍጫ ማሽኑ ካለው በቀላሉ መፍጨት ስለሚችል ከባድ ስራ አይደለም። የሚል አጠቃላይ መልእክት ነው። ያለኝ ወይም አስተያየት ነው ያለኝ ስለዚህ ለዚህ ጥያቄ ያለኝ ሀሳብ ይሄን ይመስላል። ለተጠየቁት ጥያቄ ግን በጂጉ አመሰግናለሁ ሰላም ነው።

ይህ ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረ ና ጥልቅ የሆነ ሰላምታ በማሰማት-። የተጠየቅኩትን ጥያቄ አነብና ለጥያቄው ትንታኔ እሰጣለሁ ማለት ነው ጥያቄው ምንድነው የሚለው? የስራ ጊዜ ገደብ ታስተካክላለህ? ማንም ሰው ቢሆን በግሉም ይሁን በመንግስት ስራ ላይ ተቀጥሮ ሊሰራ ይችላል። ስለዚህ ይህ ቁአሚ የሆነ ስራ ነው። ቁአሚ የሆነ ስራ እስከሆነ ድረስ ደሞ ማንም ሰው የጊዜ ገደብ አለው። ማንም የመንግስት ሰራተኛ ከሆነ እንደ ተቁአሙ የሰላሳ ደቂቃ መጨመር መቀነስ ሊኖር ይቻላል። እንጂ ከሰኞ እስከ አርብ ያሉ ሙሉ አምስቱ ዕለታት የስራ መደበኛ የስራ ቀናት ናቸው። በእነዚህ የስራ ውስጥ ጊዜ ገደባቸው ይታወቃል። የሆነ ቀን የሚጨምር የሆነ ቀን የሚቀንስ አይደለም ለማየት ለየትኛውም ሰራተኛ ቋሚ የሆኑ ናቸው። ስለዚህ ይህ ደግሞ ከመንግስት ከላይ የመንግስት አመራር የመጣ ትእዛዝ ስለሆነ በዚህ ልክ ነው። ማንም ሰው ስራውን የሚሰራ ማለት ነው። ነገር ግን እንደ ተቋሙ የስራ ክብደት እና ቅለት። ከጊዜ ገደብ ውጭ ስራ ሊሰራ ይችላል። ወይም ደግሞ ከጊዜ ገደብ ውጭ ደግሞ ቀደም ተብሎ ስራ ታለቀ ሰራተኛ ሊወጣ የሚችልበት ሁኔታ አለ። ስለዚህ ጊዜ ገደብን ታስተካክላለህ ለሚለው በከፊል ይሆናል ማለት ነው። ምክንያቱም እንደነዚህ አይነት ሁኔታዎቹ የሚገጥሙበት እንዲህ አይነት ሁኔታዎች የሚገጥሙበት ጊዜ ስላለ ማለት ነው። ለምሳሌ በዓል ሰሞን ከሆነ። ብዙ ጊዜ ባል ሰሞን ላይ የቢሮ ስራ ያን ያህል በጣም ከባድ ስላልሆነ ሰው ሁሉ ባሉን ለመታደም ብቻ ስለሚልቀሳቀስ እቢሮ ላይ ጉዳይ ማስፈጸም ስለማይመጣ የትኛውም ሰው ቢሆን ጉዳይ ለማስፈሰል ስለማይመጣ። ምናልባት የስራ ጊዜ ገደቡ ጠዋት መግቢያው ከፍ ሊል ይችላል። ሰዓቱ እንደገና ማታም ምሳ ሰዓትም የምሳ ሰዓት መውጫው ዝቅ ሊል ይችላል። እንደዚሁም ማታ ከስራ መውጫ ሰአቱን። እንዲሁ እንደአስፈላጊነቱ ዝቅ ሊል ይችላል ማለት ነው። እና የስራ ጊዜ ገደብ ታስተካክላለህ ለሚለው በከፊል ይስተካከላል። መቼ ለሚለው ደግሞ አሁን በገለጽኩት ትንታኔ መሰረት በዓላት ሲሆኑ የበዓላት ቀን ዋዜማና እንደዚሁም በበዓላቱ ቀን። በቀጣዩ ቀን ባለው። ያንን ሰሞን እንደዚህ አይነት የጊዜ ገደብ መሸራረፍ ወይም መስተካከል። ይኖራል የሚል አጠቃላይ ድምዳሜ ነው። ያለኝ ለማንኛውም ስለተጠየቁት ጥያቄ በእጅጉ አመሰግናለሁ።

ድምፄ ሚሰማቹ በአለም ዙሪያ ያላቹ የሰው ልጆች በሙሉ ሰላም እንዴት አላቹ በማለት? የከበረ ሰላምታዬን በድምጽ እያሰተላለፍኩ ጥያቄን አነባለው ማለት ነው ጥያቄ ትንታኔ የሚሰጥ ይሆናል ማለት ነው። የተጠየቁት ጥያቄ መቼ ነው የሚል? እንግዲህ መቼ የሚለው ቃል በራሱ። አድቨርድ ሶፍት ታይም የሚል ወይም ደግሞ ተውሳከ ግስ የጊዜ ተውሳከ ግስ ነው ማለት ነው። የጊዜ ተውሳከ ግስ ስንል። ጊዜን የሚያመለክት ግስን የሚደግፍ የጊዜ አመላካች ቃል ማለት ነው። ለምሳሌ። መቼ መጣህ መቼ ሄድክ መቼ ተወደድክ የሚሉ የተለያዩ አይነት ጥያቄዎችን። እያነሱ በዚህ ጥያቄ ላይ በዚህ ቃል ላይ መነጋገር ይቻላል ማለት ነው። ስለዚህ። በመጀመሪያ ደረጃ መቼ የሚለው ተውሳከ ግስ ነው እና የጊዜ ተውሳከ ግስ ከመሆኑ አንፃር። ጊዜን የሚያመለክቱ የትኛዎችንም አይነት ድርጊቶች ወይም ደሞ እንቅስቃሴዎች የሚገልጽ የጊዜ ገላጭ ነው ማለት ነው። ለምሳሌ መቼ መጣህ ቢል ትናንትና ወይም ከትናንትና ወዲያ ወይም በባለፈው ወይም ደሞ የዛሬ ወር የዛሬ አመት እያልን የተለያየ መልስ ሊሰጥ ይችላል። መቼ ተወለድክ ቢባል የዛሬ ይህን ያህል አመት የዛሬ ሰላሳ አመት የዛሬ ሶስት አመት የዛሬ አምስት አመት የዛሬ ምናምን እያለ እንደዚሁ አስፈላጊውን መልስ ሊሰጥ ይችላል ማለት ነው። እንደዚሁም መቼ የሚለው እንደ አጠቃላይ ጊዜን የሚያመላክት ስለሆነ መቼ መጣ መቼ ተቀጠርክ ሊል ይችላል። የዛሬ አመት የዛሬ ሁለት አመት እንደአስፈላጊነቱ ብቻ መልስ የሚያሰጥ መቼ የሚል ጊዜን የሚገልጽ የጊዜ ገላጭ ይሆናል ማለት ነው። ለጥያቄው ግን አመሰግናለው ሰላም።

ይህ ድምጽ የሚሰማቸው የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት የተጠየኩትን ጥያቄ አነብና ለጥያቄው ትንታኔ እሰጣለሁ ማለት ነው። ጥያቄውም ስኳር ነው የሚለው እንግዲህ ይሄ ጥያቄም አይደለም ዝም ብሎ ቃል ብቻ ነው የተቀመጠ ይሄ ቃልም ደግሞ። መደበኛ የአማርኛ ቃላት። ብዙ አይነት የቃላት ትርጓሜ አለ። ለምሳሌ ግስ ይኖራል ባለቤት ይኖራል ተሳቢ ይኖራል ቅጽል ይኖራል። ቅጽል ስምም የተለያየ ቅጽል ነው። ተውሳከ ግስ ወይም ደግሞ የግስ ተጨማሪ ማለት ነው እሱም በተለያየ መልኩ ይተረጎማል። ዘወትሮ ከእነዚህ ውስጥ ከእነዚህ ውስጥ ሁሉ። ውስጥ ስኳር የሚለው አንዱ በስም መልክ የቀረበ ቃል ነው። ስኳር ምንድነው ቢባል? ከሸንቆራ አገዳ ተጠምቆ በፋብሪካ ውስጥ ተጨምቆ የሚወጣ ጥጥር የሆነ እጅግ በጣም ጣፋጭ የሆነ ምግብ ነው ማለት ይቻላል ማለት ነው። ስለዚህ ስኩአር ለምን ያገለግላል ከሆነ? ብዙ ግዜ ሻይ ስንጠጣ ሰኳር እንጠቀማለን ቡናም ስንጠጣ ቡናው ላይ የተወሰነ የስኳር መጠን እናደርግና ያንን በማሟሟት ስኳር በስኳር ልንጠቀም እንችላለን ማለት ነው። ስለዚህ ስኳር ማለት እንደ አጠቃላይ ምንድነው? ከሸንኮራ አገዳ ላይ በማሽን በፋብሪካ ተጨምቆ የሚወጣ ፈሳሽ ያ ፈሳሽ ደግሞ የተለያዩ ፕሮሰሶችን አልፎ ወደ ጥጥርነት ይቀየርና በጣም ድቃቅ የሆነ ግሬን ወይም ደግሞ ቴክስቸር ያለው ነጭ በቃ በቃ ደግሞ ነጭ የሆነ እጅግ በጣም ጣፋጭ የሆነ የምግብ አይነት ነው ማለት ነው። ለማንኛውም ስለጥያቄ አመሰግናለሁ

የሰማቸው የሰው ልጆች በሙሉ ሰላም እንዴት አላችሁም ማለት የተከበረ የሰላም ጣቢያን በማሰማት በመስማት ጥያቄን አነብና ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው? የሚለው የት ነው የሚለው እንግዲህ እንደሚታወቀው የት የሚለው? ምንድነው ቦታን የሚያመላክት ቦታን የሚጠይቅ ይሆናል የት ዝም ጥያቄ ነው። የት ቦታ የት አካባቢ እንደአጠቃላይ ቦታን። ሀጇ ኦአኦኤ ሀህአህ ስለዚህ ለምሳሌ የት አለ የት ሄድክ? ለዚህም ጥያቄ ደግሞ እንደአስፈላጊነቱ መልስ መስጠት ይቻላል ማለት ነው። ለምሳሌ የት ነህ? ቢባል እኔ አሁን ያለሁትኝ ኢቭሪዌ ስለሆንኩኝ ኢቭሪዌ ነኝ ማለት እችላለሁ ማለት ነው። የት ሄድክ ቢባል የትም አልሄድኩም ከቢሮ ነኝ ማለት እችላለሁ ማለት ነው። ስለዚህ እንደ ጥያቄው የተለያየ መልስ መስጠት ስለምንችል የት የሚለውን እንደ አጠቃላይ ቦታን የሚገልጽ እግስ ነው ማለት ነው። ለምሳሌ አሁን አንድ ሰው በዚህ ሰዓት ደውሎ ቢጠይቀኝና እኔ ደግሞ አሁን ለጊዜው ያለሁት ቢሮ ነው። ነገር ግን እቤቴ ብሆን ኖሮ የት ነህ ቢለኝ? እቤቴ እላለሁ ማለት ነው። ምን እያደረክ ምን እያደረክ ነው? መቼ ትመጣለህ? ምናምን እነሱ አይነት ጥያቄዎች ሌላ ተጨማሪ ጥያቄዎች ይሆናሉ። መጀመሪያ ጊዜ ግን የት ለሚለው ቦታን የሚጠቅስ ስለሆነ እቤቴ ወይም ቢሮዬ ወይም ስራ ቦታ ወይም ደግሞ መንገድ ላይ ነኝ ብቻ የተለያየ መስሪት ሰጥቼ ቃል ማለት ነው። ዝሮ ዝሮ የት የሚለው ቃል የሚያመላክት ቦታን ስለሆነ ቦታን መሰረት አድርጎ መልስ መስጠት እጅግ በጣም ተገቢ ነው። ብዬ አምናለሁኝ ለመናኛውም ስለ ጥያቄው መቼኩ አመሰግናለሁ ስራ።

የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ በሰላም እንዴት አላችሁ በማለት የተገበረና የሆነ የሰላምታ ድምጽን በማሰማት የተጠየቁትን ጥያቄ አነብና ከጥያቄው አስፈላጊውን የሆነ መልስ እሰጣለሁ ማለት ነው። ጥያቄው ምንድነው የሚል ክፍያ ይላል ክፍያ ምን ማለት ነው ስለዚህ ክፍያ የሚለውን ቃል በተለያየ አረፍተ ነገር እየሰራን መተርጎም እንችላለን ማለት ነው። ለምሳሌ ክፍያ ከፈልሽ እንላለን ለምሳሌ የመብራት ክፍያ ከፈልሽ ክፍያ ምንድነው ስንል በመጀመሪያ ደረጃ ለአንድ ለሆነ አገልግሎት ላገኘነው አገልግሎት ለዚያ አገልግሎት የምንሰጠው ወይም የምንከፍለው ቅድም ማለት ነው። ለምሳሌ እኛ ኤሌክትሪክሲቲ ፓወር እንጠቀማለን። ይሄንንም ለመብራት ሊሆን ይችላል ወይም ደግሞ የሙቀት ጉልበት ሊሆን ይችላል። ዝሮ የተለያዪ ነገሮችን ለማብሰል ኤሌክትሪክ ጉልበት እንጠቀማለን። እንደዚሁም አምፖል ለብርሃን እንዲሆን እንጠቀማለን። ስለዚህ ይሄንን የኤሌክትሪክ ፓወር ደግሞ ከመንግስት ደረጃ ነው ከመንግስት ተቋም ነው የሚለቀቅልን ስለዚህ እኛ ላገኘነው አገልግሎት ደግሞ መልሰን እኛ የሆነ ብር እንሰጣለን። ለመንግስት ማለት ነው። ስለዚህ ይህ ምንድነው ለመንግስት የምንሰጠው ብር ክፍያ ይባላል ማለት ነው። ክፍያ ወይም ደግሞ ለምሳሌ እኛ በግለሰብ ትራንስፖርት እየሄድን ነው የመንገድ ትራንስፖርት ስለተጓጓዝንበት መኪናው ስለተጓጓዝንበት አገልግሎት ክፍያ እንከፍላለን። በዚህ ልክ የምንረዳው ቃል ይሆናል ማለት ነው። በሌላ መልኩም ክፍያ ስንል ለምሳሌ አንድን በሬ ስድስት ሰው ሆኖ ይገዛና ከዛ በኋላ ምንድነው አብሮ ስጋውን መከፋፈል ይፈልጋል። ይሄን ምንድነው ይሄ አንድ በሬ እኩል ለስድስት ይከፈላል ማለት ነው። ይሄ ምንድነው የስጋ ክፍያ ይሆናል ማለት ነው። ዞሮ ክፍያ የሚለው የተለያየ አውድ ውስጥ ሲገባ የተለያየ ትርጉም ይዞ የሚመጣ የአማርኛ ክፍል ይሆናል ማለት ነው። እና በዚ መሰረት እኔ ሁለቱን ምሳሌዎች አንስቼያለሁ ምን አልባት በቂ ጊዜ ስላለኝ አንድ ምሳሌ መጨመር እችላለሁ። ሌላ ደግሞ ክፍያ የምንለው ምንድነው እንደዚሁ ሀብት ንብረት ሊሆን ይችላል። ለምሳሌ እናትና አባት በህይወት ዘመናቸው ብዙ ሀብት ንብረትን አፍርተው አብረው ሊሆን ይችላሉ ያንዳች ንብረት ከጊዜ በኋላ እናትና አባት ሲሞቱ ልጆች አፍርተው ሊሞቱ ይችላሉ። ይህም ልጆቹ ምንድነው ይህን የእናትና የአባት ንብረታቸውን ይከፋፈላሉ። ሁሉም እንደየእድሜያቸውና እንደነበራቸው አስተዋፅዖ መሰረት ማለት ነው ያንን ሀብት ንብረት ይከፋፈላሉ። እንደዚህም ይህን ሀብት ንብረት መከፋፈልም አንዱ ምንድነው ክፍያ ይባላል ማለት ነው። ስለዚህ ክፍያ በተለያዩ አውዶች የተለያዩ ትርጉም ይዞ የሚመጣ ቃል ይሆናል ማለት ነው። ለማንኛውም ስለ ጥያቄው በእጅጉ አመሰግናለሁ። ሰላም ሁኑልኝ ሰላም

በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት የተጠየኩትን ጥያቄ አነብና ለጥያቄው የራሴን ትንታኔ አስቀምጣለሁ ማለት ነው። ጥያቄው ምድነው የሚለው? አዘምን ይላል ይሄም። ከብዙ የአማርኛ ቃል ዘርፎች ውስጥ አንዱ አዘምን የሚለው ቃል ማሰሪያ አንቀጽ ሆኖ ይገኛል ማለት ነው። ማሰሪያ አንቀጽ ሆኖ የአንድ ቃል ነው ነገር ግን ማሰሪያ አንቀጽ ነው በዚያ ላይ ደግሞ ሙሉ አረፍተ ነገር ነው ማለት ነው። ምን አይነት አረፍተ ነገር ከተባለ ትእዛዛዊ አረፍተ ነገር አዘምን ማለት ትእዛዝ ለሰው እየሰጠው ነው ማለት ነው። ለምሳሌ አንተ ሰው ስራህን አዘምን። አንተ ሰው አሰራርክን አዘምን። አሰራርክን አዘምን ልል እችላለሁኝ አዘምን የሚለው ቃል በራሱ ትእዛዛዊ አረፍተ ነገር ስለሆነ አዘምን ማለት ነገሮቹን አሻሽል። ከዘመኑ ጋር አብሮ የሚሄዱ ስራዎችን ተከተል ከዘመኑ ጋር አብረው የመጡ ቴክኖሎጂን እየተጠቀምክ እነዚህን ቴክኖሎጂ ተጠቅመህ ስራህን ውጤታማ አድርግ። የሚል ወይም ደግሞ የተሻለ ውጤታማ ሁን በስራ የተሻለ ውጤታማ ሁን ቴክኖሎጂን ተጠቀም የሚል ትእዛዛዊ አረፍተ ነገር ይሰጠናል ማለት ነው። ቃሉ ለብቻው ሆኖ ማለት ነው። ነገር ግን ቃሉ በምን ደረጃ ነው ቢባል? በግስ ደረጃ የተቀመጠ የአማርኛ ቃል ይሆናል ማለት ነው። ስለ ጥያቄው አመሰግናለሁ ሰላም

እሺ ይህ ድምጽ የሚሰማቹ በአለም ዙሪያ ያላችሁ ለሰው ልጆች በሙሉ ጥልቅና ክቡር የሆነ ሰላምታዬን እያቀረብኹኝ ጥያቄዬን አነብና ለጥያቄዬ መልስ እሰጣለሁ ማለት ነው። የተጠየኩት ጥያቄ ወተት ነው የሚል እንግዲህ ወተት የሚለው ቃል ብቻውን በአማርኛ የቃላት የቦታ ወይም ደግሞ የአገልግሎት ቦታ ስንሰጥ ወተት የሚለው ባለቤት ነው ወይም ደሞ ስም ነው ማለት ነው ስለዚህ ይህ ባለቤት ወይም ስም የሆነን ቃል በተለያየ መልኩ ልንተነትነው እንችላለን ማለት ነው ወተት ምንድነው? ወተት ከምን ይገኛል? ወተት ለምን ይጠቅማል? ወይም ደግሞ ወተት ምን አይነት መልክ ነው ያለው? የሚሉ የተለያዩ ጥያቄዎችን በማንሳት መልስ መስጠት እንችላለን ማለት ነው። ዞሮ ዞሮ ወተት ምንድነው ቢባል ወተት ከእንስሳት ተዋጽኦ የሚገኝ ፈሳሽ በመልኩ ነጭ የሆነ ብዙ ጊዜ ተፈልቶ የሚጠጣ ለምግብነት የሚያገለግል ትኩ መጠጥ ነው ማለት ነው። ወተትን እንደ አስፈላጊነቱ አሙቀን ልንጠጣው እንችላለን እንደዚሁም በጥሬው አንዳንድ አካባቢ ላይ እንደዚሁ ሳይፈላ ዝም ብሎ ይጠጣል ማለት ነው። ስለዚህ ወተት የሚለው የእንስሳትም ተዋጽኦም ሊሆን ይችላል ለምሳሌ ሰዎችም ለምሳሌ ልጆች ሲወልዱ ወተት ወይም ደግሞ ጡት እንለዋለን። ዝሮ ዝሮ ሴት ከብቶች በሴት እንስሳት ውስጥ የሚገኝ ፈሳሽ ተፈጥሮአዊ ከእንስሳት የሚገኝ ተፈጥሮአዊ ፈሳሽ መልኩ ነጭ የሆነ ገንቢ ምግብ ነው ማለት ነው። ስለዚህ ወተት ይሄ ከሆነ የወተት ተዋጽኦዎች ምን ምን ናቸው ቢባል የተለያዩ የወተት ተዋጽኦዎች አሉ ማለት ነው። ለምሳሌ አይብ አጓት እርጎ ቅቤ እያልነ አሬራ እያልነ ብዙ የወተት ተዋጽኦዎችን ማንሳት እንችላለን። ዝሮ ዝሮ በዚች በዚህ ርዕስ ውስጥ እንድናወራ የተፈቀደልን ስለ ወተት ስለሆነ። ወተት ስንል እንዳጠቃላይ እንግዲህ ወተት ከምን ይገኛል ቢባል በብዛት ወተት ከላሞች ይገኛል ማለት ነው። እንደየአካባቢው ወተትን ከፍየልም ይገኛል ማለት ነው። አንዳንድ አካባቢ ላይ ፍየልን አልበው ወተት ስለሚያገኙ ማለት ነው ነገር ግን በአለም አቀፍ ደረጃ ወተት ከላም ብቻ ይገኛል ማለት ነው። ለጥያቄው እጅግ በጣም አመሰግናለሁ ታንኪው

ድምፄ እሚሰማችሁ የሰው ልጆች በሙሉ ሰላም እንዴትአላችሁ በማለት የከበረና ጥልቅ የሆነ ሰላምታዬ በመመኜት ወደ እናንተ በማድነስ ጥያቄዬን አነብና ለጥያቄው አስፈላጊውን መልስ እሰጣቸዋለሁ ማለት ነው። ጥያቄው ምንድነው? እሚል ፕሮጀክት ፕሮጀክት እንግዲህ ፕሮጀክት ስንል ዝም ብሎ አንድ ቃል ብቻ ነው ይሄ ደግሞ ስም ነው። አሁን ይሄን በአረፍተ ነገር ውስጥ ስናስገባው ቃላትን አቀናጂተን ስናስገባው ይሄ ምንድን ነው? ድርጊት ፈፃሚም አይደለም ድርጊት አስፈፃሚም አይደለም ባለቤት ሁኖ ነው እሚገኝ። በተለያየ መልኩ ፕሮጀክት ስላገኘህ። ስንት ፕሮጀክት ያዝክ? ወይም ደግሞ ፕሮጀክት ስራው ተጠናቀቀ የሚል የተለያዩ አይነት ጥያቄዎችን በማንሳት መልስ መስጠት ይቻላል። ከዚህም በተጨማሪ በመጀመሪያ ደረጃ ግን ፕሮጀክት ሲባል ምን ማለት ነው ብለን ብንጠይቅ? በመጀመሪያ ደረጃ ፕሮጀክት ስንል አንድ የሚሰራ ስራ ራሱን የቻለ የጊዜ ገደብ ያለው በዚህ ስራ ተጀመሮ በዚህ ጊዜ ተጀመሮ በዚህ ጊዜ የሚያልቅ የሚል። የጊዜ ገደብ ያለው እንደዚሁም ደግሞ በዚህ ጊዜ ውስጥ የሚሰሩ ምን ምን አይነት ስራዎች እንዳሉ እነዚያ በዝርዝር ወጥተው የተቀመጡበት እያንዳንዳቸው ስራቸው ስራዎች ደግሞ ምን አይነት ባለሙያ ይፈልጋሉ ምን አይነት ማቴሪያል ያስፈልጋል እነዚህን ስራ ለመስራት። የሚሉ እንደ አጠቃላይ ጠቅለል ወይም ደግሞ ጥልቅ የውበና ዝርዝር ሀሳብ ያለበት አንድ ትልቅ ሊሆን ይችላል። ፕሮጀክቱ እንደ ነገሩ መጠነኛ ፕሮጀክት ሊሆን ይችላል። ዝሮ ዝሮ እነዚህን ነገሮች ግን በዋናነት ያዘ ይሆናል ማለት ነው። የምንም ነገሮችን አንደኛ ስለው የሚሰራበትን የጊዜ ገደብ የያዘ ሊሆን ይገባል። ሁለተኛ ደግሞ ያንን ስራ ሲሰራ ምን ምን አይነት ማቴሪያሎች ወይም ቁስ አካላት ያስፈልጋሉ የሚል። የፕሮጀክቱ ማስካጃ ስራዎቹ ግድ ያስፈልጋሉ ከዚህ በተጨማሪ ደግሞ ስራውን የሚሰራው ማን ነው የሚል? ሌላ ፕሮፌሽናል ወይም ደግሞ ባለሙያ ሌላ አስፈላጊ መንገድ የራስ አስፈላጊ ነገር ይኖራል ማለት ነው። ከዚህም በተጨማሪ ስራውን ለማሰራት እንደዚሁ ካፒታል ያስፈልጋል ቢዝነስ ብር ያስፈልጋል ማለት ነው። ስለዚህ ከ ይሄን ፕሮጀክት ለመስራት ምን ያህል ካፒታል ያስፈልጋል የሚል የካፒታልን ጠቅላላ ግምት አብሮ መቀመጥ መቻል አለበት ማለት ነው። ከዚህ በተጨማሪም ደግሞ ፕሮጀክቱን መቸይሰራል እንዴት ይሰራል? የሚለው ጥያቄ በዚህ ልክ ከተመለሰ ፕሮጀክቱ ለማን ነው የሚሰራው የሚለው ደግሞ ባለቤቱ ፕሮጀክቱን የፈለገው አካል ይሆናል ማለት ነው። ስለዚህ ስለ ፕሮጀክት ከሰፊው በጠባብ ይሄንን ካልኩኝ ስለዚህ በዚች ጊዜ ውስጥ ላለችኝ ጊዜ በቂ ነው ብዬ ስለማስብ። ጥያቄውን የጥያቄውን ትንታኔ በዚህ ይዳረስና ሰላም ብዬ በመሰናበት እጨርሳለሁ ማለት ነው። ለማንኛውም ሰላም

እሺ ይሄ ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላማ እግዚአብሔር ከሁላችን ጋር ይሁን እያልኩኝ የከበረ እና ትልቅ የሆነ ሰላምታዬን እያቀረብኩ የተጠየቁትን ጥያቄ ብለን አስመቼ ወደ ጥያቄው ትምህርት አንችልም ማለት ነው። ጥያቄው ምንድነው የሚለው ችሎታ? እንግዲህ ችሎታ ሲባል የተለየ ችሎታ ማለት ነው። እንግዲህ። ችሎታ ማለት ክህሎት ብቃት ብርታት የሚለውን የአማርኛ ተመሳሳይ ፍቺ የሚይዝ ይሆናል። ዙሮ እንግዲህ ችሎታ በተለያየ መልኩ ሊገለጽ ይችላል። አንደኛው አንድን ሳይንስ የማወቅ ወይም ደግሞ ጥልቅ የመረዳት ችሎታ ሊሆን ይችላል። ወይም ደግሞ ፊዚካሊ አንድን ስራ በየጉልበት ስራ ችሎታ ሊሆን ይችላል። ሌላኛው ደግሞ አንድን አክቲቪቲ የመፈጸም በአጭር ግዜ ውስጥ የመፈጸም ችሎታ ሊሆን ይችላል። እንደ አጠቃላይ ችሎታ የሚለው ብቃትን ብርታትን ጥንካሬን ወይም ደግሞ ክህሎትን የሚጠይቅ ይሆናል ማለት ነው። ለምሳሌ አንድን ምንም የማያውቅ ሰው ስለ ኮምፒውተር ምንነት ሚያስረዳኝ ብለው ምንም አይነት ስለ ኮምፒውተር እውቀት የሌለው ሰው ችሎታ ስለሌለው ምንም ሊያስረዳኝ አይችልም። ስለዚህ ይሄንን ሰው ችሎታ የኮምፒውተር ችሎታ ዜሮ ነው የኮምፒውተር ችሎታው ዜሮ ነው እላለው ማለት ነው። ያንኑ ሰውዬ ራሱን ሰውዬውን ስለ አካል ብቃት እንቅስቃሴ ና አስረዳኝ ብለው ስለ አካል ብቃት እንቅስቃሴ ማስረዳት ብቻ ሳይሆን እሱም ራሱ የተለያዩ የሰውነት እንቅስቃሴዎችን በማድረግ ከማስረዳትም በላይ ራሱ ሰርቶ ሊያሳየኝ ይችላል። ይሄን ሰውዬ በኮምፒውተር ችሎታው ዜሮ ስለው በፊዚካል እንቅስቃሴ ባለው ችሎታ ግን መቶ ፐርሰንት እርግጠኛ ማነው አቺቭ ያደረገ መቶ ፐርሰንት። ያረጋገጠ ስለሆነ የተለየ ችሎታ ብቃት አለው እላላለሁ ማለት ነው። ስለዚህ ችሎታ የሚባለው አንድ ሰው በአንድ በሆነ ተግባር ላይ ወይም ስራ ላይ ያለው የሰውየው ችሎታ ክህሎት ወይም አቅም ወይም ደግሞ የመረዳት ብቃት ማለት ነው። ስለዚህ እንደ አጠቃላይ ችሎታን በአእምሮ በሳይዝ በጉልበት ሊሆን ይችላል። በተለያየ መልኩ የችሎታ የአንድን ሰው ችሎታ መገምገም እንችላለን ማለት ነው። ወይም ማረጋገጥ እንችላለን ማለት ነው። አሁን ለምሳሌ ችሎታ ስንል በአካል ብቃት ወይም ደግሞ በጉልበቱ በጥንካሬው ችሎታውን ልንመዝነው እንችላለን። ለምሳሌ ሁለት ፈረሶችን የሩጫ ፍጥነታቸውን ችሎታቸውን ምን ያህል እንደሆነ በዚሁ ልንገመግምም እንችላለን። ወይም ደግሞ ሁለት ሰዎችን ለምሳሌ አንድን ስራ የመስራት ችሎታቸው ብለናል ልንገመግም ወይም ደግሞ ልንመዝናቸው እንችላለን። ለምሳሌ ተመሳሳይ የሆነን ስራ ሁለት የተለያዩ ስራዎች ሰዎችን ልናሰራ እንችላለን። ያ ስራ ግን ምናልባት ጽሁፍ ሊሆን ይችላል ለምሳሌ አንድ ሃያ ገጽ ያለው ወረቀት የማንበብ ችሎታ ሊሆን ይችላል። የምንጠይቃቸው ስለዚህ አንደኛው ልጅ ፈጠን ብሎ በማንበብ ሙሉ የፅሁፉን ሀሳብ ተረድቶ ችሎታውን እንደገና መፅሀፉን ካጠፈ በኋላ በመፅሀፉ የተረዳውን መረዳት ለኛ በደንብ ሊገልጽልን ይችላል። አንደኛው ደግሞ ጭራሽ እንደውም አንብቦ ለመጨረስም ብዙ ጊዜ ሊፈጅበት ይችላል ማለት ነው። ስለዚህ የንባብ ችሎታ የጽሁፍ ችሎታ እያልን ብቻ ችሎታ ስንል በተለያየ መልኩ ሊገለጽ ይችላል። በዚህ መልክ የተለያየ ከህሎት ወይም ደግሞ ብቃትን የምንመዝንበት ቃል ችሎታ ይበላል ማለት ነው። ለማንኛውም ስለተጠየቁት ጥያቄ በእጅጉ አመሰግናለሁ ሰላም ቸር ይግጠመን

ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ክብር እና ጥልቅ የሆነ ሰላምታዬን በድምጽ እያሰመሁ የተጠየቁትን ጥያቄ በንባብ አነብና ወደ ጥያቄው ትንታኔ የማቀና ይሆናል ማለት ነው። ጥያቄው ምን ይላል? ኮት ይላል እንግዲህ ይሄ ቃል በአማርኛ ሰዋሰዋዊ አገባቡ መሰረት በየትኛውም አረፍተ ነገር ቢገባ ኮት የሚለው ከባለቤትነትም ከስምምነት የዘለዘለ ሌላ አገልግሎት አይኖረውም ሌላ ጥቅም የለውም። ምክንያቱም ቃሉ በስም ደረጃ ስላለ ማለት ነው። በግስ እርባታው በቃላት አመሰራረቱ ስም ሁኖ ስላለ ማለት ነው። ስለዚህ ኮት የሚለውን ኮት ማለት በመጀመሪያ ደረጃ የልብስ አይነት ነው ማለት ነው። ኮት ምንድነው? ብንል አንደኛ ወንዶች የሚለብሱት የልብስ አይነት ነው የሚል መልስ ይሰጠናል። ከዚያ ደግሞ ኮት መቼ መቼ ይለበሳል? ኮትን ማን ይለብሰዋል? ኮት? ብለን የሚል ጥያቄዎችን ብናነሳ ኮት ብዙ ጊዜ አመታዊ በዓላት በሚሆኑ ጊዜ የሚለበስ የክብር ልብስ ነው። ወይም ደግሞ ኮት መቼ መቼ የለበሳት ሲባል በአመታዊ በዓላት ወይም ደግሞ የተለዩ በዓላት ሲኖሩ ብዙ ጊዜ ብዙ ሰዎች ኮት ይለብሳሉ ማለት ነው። ኮት ከምን ይሰራል? ከሆነ ደግሞ ኮት እንደማንኛውም የልብስ አይነት ከተለያዩ አይነት ማቴሪያሎች ሊዘጋጅ ይችላል። ለምሳሌ ከቆዳ ከእንስሳት ቆዳ የተዘጋጀ ኮት ሊኖር ይችላል። ወይም ደግሞ ከጥጥ ውጤት የተዘጋጀ የተሰራ ኮትም ሊኖር ይችላል ማለት ነው። ዝሮ ኮት የሚሰራበት ማቴሪያል የተለያየ ሊሆን ይችላል ኮትን ማን ይለብሳል ብዙ ጊዜ ወንዶች ናቸው። መቼ ይለብሱታል? ደግሞ ብዙ ጊዜ አመታዊ በዓል በሚሆን ጊዜ በክብረ በዓል ጊዜ በደስታ ቀን ኮት ይለበሳል ማለት ነው። ስለዚህ ኮት ደግሞ ኮትን ለመልበስ በመጀመሪያ ደረጃ ከኮት በስር ቀለል ያለ አንድ ልብስ ያስፈልጋል ማለት ነው። ቲሸርት የምንለው ማለት ነው። ለማንኛውም በዚህ ርዕስ ላይ ያለኝ ግንዛቤ ይሄን ይመስላል። ስለ ጥያቄው ግን በእጅግ አመሰግናለሁ ሰላም።

እሺ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት ናችሁ በማለት የከበረና ጥልቅ የሆነ ስላምታዬን እያቀረብኩኝ የተጠየቅኩት ጥያቄ በድምጽ በማሰማት በድምጽ በንባብ በማሰማት ለጥያቄው ትንታኔውን እሰጣለው ማለት ነው። ይቅርታ። ስለዚህ ጥያቄው ምንድነው የሚለው ስድስት ይላል። ስድስት ምን ስድስት የሚለው ቁጥር ገላጭ አጀክቲቭ ወይም ደግሞ ቁጥርን የሚያጎላ ገላጭ ቃል ይባላል ማለት ነው። ስለዚህ ስድስት ወይም ስድስት በሬ። ስድስት ቁጥር ስድስት ፍየል ስድስት እያለ የሆነ ስም ያስፈልጋል ማለት ነው። ስለዚህ ስድስት የምለው ስምን የሚያጠናክር ቃል ስለሆነ የስም ገላጭ ብለን በአማረኛ ቃል በዚያ መደብ ውስጥ እናስቀምጠዋለን ማለት ነው የስም ገላጭ ነው ማለት ነው። እናም በዚህም መሰረት ለምሳሌ ስድስት ስድስት ቀን ልንል እንችላለን አሁን ስድስት ቀን ስንል። ወሩ በገባ አንድ የሆነና ስድስተኛው ቀን ላይ ያለው ስድስት ይባላል ማለት ነው። ወይም ደግሞ ስድስት ማለት በቁጥር ደረጃ ስናየው ስድስት ቁጥር ስንል ስድስት ቁጥር ምንድነው? ብንል ለምሳሌ የሰባት ቀዳማይ የሰባት ቀዳማይ እንደገና ደግሞ የአምስት ተከታይ ይሆናል ማለት ነው። ያም ማለት በአምስት እና በሰባት መካከል ያለ የሚገኝ ቁጥር መቁጠሪያ ቁጥር ነው እንላለን ማለት ነው። ስለዚህ ስድስት የሚለውን የተለያዩ ቃላትን በመጨመር የተለያየ አውድ አውደ ፍች ያላቸው የፍሬዝ ወይም ደግሞ ካራግራፍ ወይም ደግሞ ፍሬዝ ሳይሆን ምንድነው ሀረግ መመስረት እንችላለን ማለት ነው። የተለያዩ ሀረጋትን መመስረት እንችላለን ለማነኛው ስለጥያቄው አመሰግናለሁ

እሺ የድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ? በማለት የከበረና ጥልቅ የሆነ የሰላም ድምጸ እያሰማሁ የተጠየኩትን ጥያቄ በንባብ አነብና ለጥያቄው ትልታኔ እሰጣለሁ ማለት ነው። ምንድነው የሚለው ዋጋ ይላል በመጀመሪያ ደረጃ ዋጋ ዋጋ ማለት ምን ማለት ነው? ዋጋ ማለት ከቃሉ ትርጓሜ ስንነሳ ዋጋ ማለት ሁለት ሰዎች የሆነ ገዥና ሻጭ የሚሸጡ አንድ ሰው የሚሸጠው ነገር አለ ሌላኛው ሰው ደግሞ ያለን እቃ የሚገዛ አካል አለ ማለት ነው። በዚህ መካከል ሻጭ እና ገዥ ይነጋገራሉ ስለምኑ ለምሳሌ አሁን ሰሞኑን የገና በዓል ነበረ እና በዚህ የገና በአልምክኒያት ብዙ ጊዜ ከብት ያለው በሬ ያደለበ ሰው በሬውን ይዞ ወደ ከብት ገበያ ይመጣል እንደዚውም ደግሞ ባሉን ለመታደም ደግሞ የግዴታ እንስሳትን የስጋ በሬዎችን በማደል ስታውና ሰው ብዙ ጊዜ እይዛለሁ የስጋ በሬ የሆነን ለመግዛት ገዢም ወደ ገበያ ሄደና ማለት ነው ስለዚህ በዚህ መካከል በሬ የሚሸጥ ሰው አለ በሬ የሚገዛ ሰው አለ ከዛ ይሄኛው በሬ ሚሽጠውን ይጠይቀዋል፣ የቱ በሬ ዋጋ የሚለው በአማርኛ ቃል መሰረት የአማርኛ የቃል መደቡ በባለቤትነት ይቀመጣል። የዚህ በሬ ምኑ ዋጋ ዋጋው ስለሚጠቅም ማለት ነው ስለዚህ በዚህ አረፍተ ነገር ውስጥ ዋጋ የሚለው ባለቤት ሆኖ ይመጣል በባለቤትነትም የዚህ አረፍተ ነገር ባለቤት ወይም ስም ሆኖ ስለሚቀርብ ማለት ነው ለማንኛውም ስለ ጥያቄው እጅጉ አመሰግናለሁ ሰላም

ሰላም ጤና ይስጥልኝ በማለት የተከበረ ሰላምታዬን እያቀረብኩኝ የተጠየቅኩትን ጥያቄ አለብና ለጥያቄ ጥንቃቄ እሰጣለሁ ማለት ነው ጥያቄው ምንድነው የሚል ደረሰኝ ይላል። እንግዲህ ይህ ደረሰኝ የሚለው ቃል በሁለት አይነት ትርጉም ሊፈታ ይችላል አንደኛው ምንድነው? ደረሰኝ ሲል ሞላው በቃኝ እንደማለት ነው። አይ አም ፉል ኦፍ ኢት ማለት ነው። በእንግሊዝኛው ይሄ ተመሳሳይ ፍቺዎቹ አይ አም ፉል ኦፍ ኢት ማለት ነው። ይሄንን ደግሞ ደረሰኝ የምንል መቼ ነው? ለምሳሌ አንድ የመስተንግዶ ቤት ሊሆን ይችላል ደግሞ ግብዣ ተጋብዘን ሊሆን ይችላል እንችላለን። ይኖራል ምግብም ይኖራል ምግብ እየበላ እያለ መጠጥ እየጠጣን እያለን። መጠጥ በአቅማችን ልክ ጠጣን እና ከዚያ ያንን መጠጥ ልጨምርህ ተብለን ስንለምን አይ ሆዴ ሞልቷል በቃኝ እንደማለት ነው። ደረሰኝ ማለት በቃኝ ሆዴ ሞልቷል ሞልቷል እንደማለት ነው ደረሰኝ አንደኛው ማለት ነው። ሌላኛው ትርጉሙ ደግሞ ደረሰኝ ሲል ማረጋገጫ ወረቀት ማለት ነው። ማረጋገጫ ወረቀት ለምሳሌ ምንድነው? ሁለት ሰዎች የሆነ ገበያ ሊገበያዩ ይችላሉ ማለት ነው። ወይም ደግሞ መንግስት ለምሳሌ የመንግስት የግብር ሰብሳቢ አካላት አሉ እንደገና ደግሞ ገበያ ላይ እቋሚ የሆነ የንግድ ቦታ ያላቸው ሰዎች አሉ። ስለዚህ የመንግስት ግብር ሰብሳቢ አካላት ወደ ነጋዴዎች ሄደው ከሚጠበቅባቸው ገቢያቸው አስራ አምስት ፐርሰንት ወይ አስር ፐርሰንት ይመስለኛል እርግጠኛ አይደለም። የፐርሰንቱን መጠን ለመንግስት ግብር ያስገባሉ ማለት ነው። ያ ግብር ደግሞ ምንድነው ይባላል? በደረሰኝ ነው የሚቆረጥ። ከዚያ ምንድነው ይሄን ያህል ገቢ በቀን ይሄን ያህል በወር ይሄን ያህል በአመት ይሄን ያህል? ገቢ አለኝ ብሎ ሰውየው የገቢውን መጠን ያሳውቃል ለመንግስት አካል። ያ የመንግስት አካል ደግሞ ከዚያ ከሰውየው የገቢ መጠበኝ የሚፈልገውን ያህል ፐርሰንት ቆርጦ ወደ መንግስት ካዘና ያስገባል ማለት ነው። በዚህን ጊዜ ሰውየው ለመክፈሉ ምን ያስፈልገዋል? ደረሰኝ ማረጋገጫ ወረቀት ያስፈልገዋል ማለት ነው። ስለዚህ ደረሰኝ ቁረጥልኝ ደረሰኝ ወረቀት ስጠኝ ማለት ነው። ስለዚህ ደረሰኝ ማለት የማረጋገጫ ወረቀት የሚል ትርጉም ይዞ ይመጣል ማለት ነው። ስለዚህ ደረሰኝ የሚለው አንደኛ እንደሚገባበት ያአረፍተ ነገር የሚለያይ ቢሆንም በመጀመሪያ ደረጃ ደረሰኝ ስም ሆኖ ሊመጣ ይችላል ስም ወይም ባለቤት ማለት ነው። የአረፍተ ነገሩ ስም ወይም ባለቤት ሁለተኛ ደግሞ ደረሰኝ የሚለው ደግሞ ሴንቴንስ እንደምንለው ሙሉ አረፍተ ነገር ሆኖ ሊመጣ ይችላል። ማለት ነው ምክንያቱም ግስ ከመሆኑ አንፃር ማለት ነው። ዞሮ ዞሮ ደረሰኝ የሚለው ቃል የሚተረጎመው በአረፍተ ነገር ውስጥ ሲገባ ብቻ። በየትኛው ዘርፍ ወይም ደግሞ በየትኛው የቃል አገልግሎት ሊገባ የሚለውን ከለየን በኋላ ትርጉም የምንሰጠው ይሆናል ማለት ነው። ለማንኛውም በጥያቄው በእጁ አመሰግናለሁ ሰላም ቸር ይግጠመን።

ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችህ በማለት የከበረ እና ጥልቅ የሆነ ሰላምታዬን እያቀረብኩ የተጠየኩትን ጥያቄ በንባብ በማሰማት ለጥያቄው ትንታኔ እሰጣለሁ ማለት ነው። እሺ ጥያቄው ምንድነው? እሚለው አምስት ይላል እንግዲህ አምስት የሚለው የሰም ገላጭ ይሆናል ማለት ነው። አምስት ምን የሆነ ስም ይፈልጋል ማለት ነው። አምስት በሬ። አምስት በሬዎች። አምስት ኪሎ። አምስት ሳህን። አምስት አምሰት ቀን አምስት ቁጥር እያልነ ብቻ የተለያዬ ስም እየሰጠነ አምስት እሚለው። የቃል ወይም ማነው የስም ወይም የባለቤት ገላጭ ስለሆነ ያንን በማስገባት የተለያዬ ትርጉም ልንሰጠው እንችላለን ማለት ነው። ስለዚህ ውስጥ የሚለውን በዚህ መልክ መተንተን እንችላለን ማለት ነው። ለምሳሌ አምስት ቀን ሙሉ ምሳ አልበላሁም ብል አምስት ቀን ሙሉ ምሳ አለመብላቴን የሚገልጽ ለአምስት ቀን ያክል ተምግብ ተከልክዬ መቆየቴን ያመለክታል ማለት ነው። አምስት ኪሎ ስኳር ብል በመጠኑ አምስት ኪሎ የሆነ ስኳር ማለት ነው። ወይም ደግሞ አምስት በሬዎች ብል በቁጥራቸው አምስት የሆኑ በሬዎች እንደማለት ነው ስለዚህ። ምንድነው አምስት የሚለው በመጀመሪያ ደረጃ ቁጥር ነው። አምስት ቁጥር ስንል አምስት ቁጥር ለምሳሌ የተለያዩ ቁጥሮች አሉ ከነዚያ ቁጥሮች ውስጥ አንዱ አምስት ቁጥር ይሆናል ማለት ነው። ቁጥር የሚለው ስም ነው ወይም ባለቤት ነው ስለዚህ እሱን ስሙን ወይም ባለቤቱን የሚገልጽ ምን ቅጽል የስም ቅጽል ያስፈልገዋል። አምስት የሚል ማለት ነው ገላጫ። ስለዚህ አምስት ቁጥር ስንል አምስት ቁጥር ደሞ ምድን ናት ብንል ከ የ ስድስት ቀዳማይ የ አራት ደሞ ተከታይ ይሆናል ማለት ነው። ወይም ደግሞ በሌላ አነጋገር በአምስት እና ማነው ማለቴ በአራት እና በስድስት መካከል ያለው ቁጥር ነው ማለት ነው። አምስት ስንል ለማንኛውም እንደ አጠቃላይ ለዚህ ቃል ያለኝ ትንታኔ ከሰፊው ባጭሩ ይህን ይመስላል። ለጥያቄ አመሰግናለሁ ሰላም።

ይህ ድምጽ የሚሰማችሁ በመላው አለም ያላችሁ የሰው ልጅ በሙሉ ሰላም እንዴት አላችሁ በማለት የከበረና ትልቅ የሆነ ሰላምታዬን እያደረኩኝ የተጠየኩትን ጥያቄ በንባብ አሰማና ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ወይም ቃሉ ምን ይላል? እግር ይላል። አሁን ይሄ ጥያቄ አይደለም ዝም ብሎ አንድ ቃል ብቻ ነው የተቀመጠው ይሄ ቃልም ግስ አይደለም ግስ ቢሆን ኖሮ ጥያቄም አረፍተ ነገርም መሆን ይችል ነበር። ነገር ግን ይህ እግር የሚለው ቃል ነው አንድ ቃል ነው። ይህ ቃልም ደግሞ በአማርኛ የቃላት አተረጓጎም የቃላት ጥቅም ጠቀሜታ መሰረት ምን ሆኖ ነው ያለው ማለት ነው? ስም ወይም ባለቤት ሁኖ ነው ያለ ማለት ነው። ይህንን ቃል የትም ቦታ ብናስገባው ከስም ወይም ከባለቤትነት የዘለለ ሌላ አገልግሎት አይሰጥም ማለት ነው። ለምሳሌ አራት እግር ሁለት እግር እያልን ብንደረድርም ወይም ደግሞ የመኪናው እግር የሰውየው እግር እያን ሌላ ብዙ አይነት ነገሮችን እየጨመርን እንትን ብንለው እግር የሚለው ስም ከመሆን ውጪ ሌላ ነገር አይሆንም። ነገር ግን ከበፊቱ የዚህ የእግር የሚለው ቃል ገላጭ የሆነ የስም ገላጭ መጠቀም እንችላለን። ለምሳሌ ቅድም እንዳልኩት የሰው እግር የመኪና እግር እያልኩኝ እንዳልኩት ማለት ነው። የሰው እግር ምን ሆነ የሰው እግር ሁለት ናቸው ብል ትክክል ነው። የሰው እግር ነው ባለቤቱ እግር ሁለት ናቸው በቃ የሰው እግሮች ሁለት ናቸው የሰው እግር የሰው እግር አለው። የመኪና እግር አለው የመኪና አራት እግር አለው። እያልኩኝ በተለያየ መልኩ ዝሮ ዝሮ ትንታኔ መስጠት ይችላል። ስለዚህ እግር ማለት መሄጃ ማለት ነው ወይም መራመጃ ማለት ነው ወይም መንቀሳቀሻ ማለት ነው። ስለዚህ በመኪናውም ሚሽከረከር ወይም የሚንቀሳቀስ የመኪናውን ጎማ እግሩን ተጠቅሞ ነው ሰውም ቢሆን የሚቀሳቀሰው። እግሩን እግሩን ተጠቅሞ ነው ብዙ ጊዜ እንደዚሁም የወፍ እግር ብል ደግሞ ወፍ መሬት ላይ የምትቆመው ወይም የምትራመደው ደግሞ እግሯን ተጠቅማ ነው። ስለዚህ እግር የሚለው እንደ አጠቃላይ በአማርኛ የቃላት ጠቀሜታ ውስጥ ስም ወይን ባለቤት ሲሆን የቃሉ ትርጉም ግን መሄጃ መንቀሳቀሻ ወይም መራመጃ የሚል አጠቃላይ ትርጉም ይኖረዋል ማለት ነው። እንግዲህ ለግዑዝ ነገር ሊሆን ይችላል ወይም ደግሞ ህይወት ላለው ነገር ሊሆን ይችላል ሰውን ጨምሮ ማለት ነው። ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ ሰላም ለእናንተ ይሁን ቻው።

እሺ ድምፄ እሚሰማችሁ ባአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ በንባብ አሰማና ወደ ጥያቄው ትንታኔ። እ የማቀና ይሆናል ማለት ነው ጥያቄው ምንድነው እሚል አውቶብስ ነው የሚል። እንግዲህ ይህንን ቃል በአማርኛ የቃላት ጠቀሜታ ውስጥ ስናስቀምጠው ስም ወይም ደሞ ባለቤት ብቻ ነው መሆን እሚችለው ከዚህ ውጪ ሌላ ምንም ጥቅም የለውም። ገላጭም ሊሆን አይችልም ተውሳከ ግስም ሊሆን አይችልም ወይም ደግሞ ግስም ሊሆን አይችልም ማለት ነው። ስለዚህ አውቶቡስ ቀይ አውቶቡስ ማለት እንችላለን። እ ጥቁር አውቶቡስ ማለት እንችላለን። ወይም ደሞ ፈጣኑ አውቶቡስ ማለት እንችላለን። ስለዚህ የስም ገላጭ ከፊቱ ከማስ ከማስቀመጥ እ ሞር የተሻለ የአውቶቡሶች ምንነት በጣም ግልጽ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ አውቶቡስ ምንድን ነው ስንል በመጀመሪያ ደረጃጃ። እ ሰውና ቁስ አካላትን ከቦታ ቦታ ለማንቀሳቀስ የሚያገለግል ነዳጅ በመጠቀም የሚሽከረከር የትራንስፖ ለትራንስፖርት አገልግሎት የሚሰጥ መካኒካል የሆነ የቴክኖሎጂ ውጤት የሆነ እ ተሽከርካሪ ማሽን ነው ማለት ነው። በዚያው አካል ውስጥ ምንድነው እስከ ተሽከርካሪ ማሽን ነው ማለት ነው። ተሽ ተሽከርካሪ ማሽን ከመሆኑ አንጻ አንፃር ደግሞ። ሰውንም ሆነ ሌሎች ማነኛውንም አይነት እቃ። ከቦታ ቦታ ለማንቀሳቀስ ወይም ደግሞ። በአጭር ጊዜ ውስጥ ከአንድ ቦታ ወደሌላ ቦታ ይዞ ለመሄድ የሚያገለግል የዘመኑ የቴክኖሎጂ ውጤት የሆነ የትራንስፓርት አይነት ነው ማለት ነው። አውቶቡስ ምን አልባት በሞዴላቸው የተለያዩ የአውቶቡስ ሞዴሎች ሞዴሎች ሊኖሩ ይችላሉ ስማቸው እንደዚሁ ማለት ነው። ለምሳሌ በእኛ አካባቢ ሰላም ባስ የሚባል ራሱን የቻለ አውቶቡስ አለ። ኤፍኤም አውቶቡስ እሚባል አለ። እ ሊማሊም የሚባል አውቶቡስ አለ። በስማቸው በተለያየ እንደየአካባቢው ዞሮ ዞሮ አውቶቡስ ስንመለከት ምንድን ነው? ለትራንስፖርት አገልግሎት የሚውል። ማሽን ወይም ተሽከርካሪ ማሽን ነው ማለት ነው። ይህ አውቶቡስ ደግሞ የሚሽከረከርበት ራሱን የቻለ መንገድ ያስፈልገዋል ማለትም የመኪና መንገድ እሚባለው ማለት ነው። ብዙ ጊዜ ከአስፋልት የተሰራ ሊሆን ይገባል የሚል። እ የኔም ምክራት ላይ ነው። እምቸኩል እ አስፋልት ካልሆነለት

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥልቅ እና ክብር የሆነ የሰላምታ ድምፄን ለማሰማት እኔ የተጠየቅኩትን ጥያቄ በጽሁፍ በማንበብ ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው ሚለው ደስተኛ ይላል? እንግዲህ አሁንም ይሄም እንደሚታወቀው አንድ ቃል ነው ነገር ግን። ይህ ቃል የስም ገላጭ ሆኖ ነው የመጣው ማለት ነው። በአማርኛ ቋንቋ ስርዓት መሰረት የዚህን ቃል ጥቅም ስናየው የስም ገላጭ ሆኖ ነው ሚቀመጥ ማለት ነው። በየትኛውም አረፍተነገር ቢገባ ይህ ቃል የሆነ ስምን የሚያጎላ የሁኖ ነው እንጂ የስም ገላጅ ሁኖ ነው እንጂ ሌላ ምንም አገልግሎት የለውም። ነገር ግን የቃሉን ትርጓሜ ስናይ ደስተኛ ማለት በቃ ሁሉ ነገሩ የተሳካለት እና ሙሉ ስሜቱ ደስ ስሜቱን በደስታ የሚገልጽ ሰው ማለት ነው። ስለዚህ ለምሳሌ ደስተኛ ሰው ደስተኛ ደስ የሚል ቀን ደስተኛ ሰው ነው በቃ እንደ አጠቃላይ ደስተኛ ሰው ማለት እንችላለን። ያ ሰው ለምን ደስተኛ ሆነ ካልን ከበስተጀርባው እሱን የሚያስደስት ነገር በዚያ ሰዓት አ አይቷል ወይም ደርሶበታል ማለት ነው። ለምሳሌ ደስተኛ ሰው ሁልጊዜም በስራው ስኬታማ ነው ልንል እንችላለን ምክንያቱም የማይጨናነቅ ሰው ጭንቀት የሌለበት ሰው ስራዎቹን ደስ ብሎ ስለሚሰራ ሁልጊዜ ስራዎቹ ሁሉ በስራው ሁሉ ስኬታማ ሊሆን ይችላል ማለት ነው። ወይም በሌላ አገ አገላለጽ ደስተኛ ሰው በስራው ሁልጊዜ ውጤታማ ነው ልንል እንችላለን። ደስተኛ ሰው መሆን ለጤና እጅግ በጣም ጥሩ ነው ልንል እንችላለን። ምክንያቱም ደስተኛ መሆን አእምሮ አለመጨናነ አይጨናነቅም አይ የደስተኛ ሰው አእምሮ አይጨናነቅም። ቴንሽን ውስጥ አይገባም። በጣም አእምሮ ስለማይጨናነቅ። እንደፈለገው ይጫወታል እንደፈለገው ይናገራል እንደፈለገውም ይበላል ደስተኛ ከመሆኑ አንፃር ብዙ ጊዜ ለበሽታ እንዲህ አይነት ሰዎች ስለማይገለጡ ስለማይጋለጡ ደስተኛ ሰው በጤናቸው እጅግ የተጠበቀ ነው። በማለት ሌላ ተጨማሪ ሀሳብ መጨመር እችላለሁ ማለት ነው። በሌላ መልኩም ደስተኛ እያለ ደስተኛ ሰው ምን ሆነ ብንል ደስተኛ ሰው ሁልጊዜ ከስኬት ጋር አብሮ ይጓዛል ማለት ነው። እንደ አጠቃላይ ለዚህ ቃል ያለኝ ትንታኔ ወይም ደግሞ ያለኝ እውቀት እስከዚህ ድረስ ነው። ለጥያቄው ግን እጅግ በጣም እያመሰገንኩኝ ሰላም እያልኩ እሰናበታለሁ። ቻው ቸር ይግጠመን።

እሺ ይህ ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት የተጠየኩትን ጥያቄ አነብና ለጥያቄው አስፈላጊውን ትንታኔ እሰጣለው ማለት ነው። ቃሉ ምንድነው የሚለው እርዳታ ነው የሚለው እንግዲህ ይህ አንድ ቃል ነው ይህ ቃል ደግሞ ሁልጊዜም ቢሆን ምን ሆኖ በአንድ የአረፍተ ነገር ውስጥ የሚገባው ወይም የሚሰጠው አገልግሎት ተሳቢ በመሆኑ ሊያገለግል የሚችል ስለዚህ ይህ ቃል ደግሞ ምሳሌዎችን እያነሳን የምናብራራው ይሆናል። እርዳታ በመጀመሪያ ደረጃ ትርጉሙን ስናይ እርዳታ ማለት ድጋፍ ማለት ነው። እርዳታ ማለት ድጋፍ ማለት ነው ድጋፍ ደግሞ በተለያየ አይነት መልኩ ሊሰጥ ወይም ሊገለጽ ይችላል ማለት ነው። የገንዘብ እርዳታ፣ የጉልበት ተጥያታ እውቀትንም እንደዚሁ ሸርብ ማድረግ የእውቀት እርዳታ መስጠት ተገቢ ነው ብዬ በራሴ አምናለሁኝ ስለዚህ በአረፍተ ነገሩ ውስጥ እያስገባን የቃሉን ሙያ ብናየው ለምሳሌ ደካማ ሰው እርዳታን ይጠይቃል ግን አሁን እርዳታ ማነው የሚጠየቀው ማነው ደካማ ሰው ነው ምንድነው የሚያስፈልገው እርዳታ እንዲታገዝ ማለት ነው ስለዚህ እርዳታ ማበረታቻ ያስፈልገዋል ማለት ነው ወይም ደግሞ በጉልበቱ ደከም ያለ ሰው ሌላ በጉልበቱ ጠንካራ የሆነ ሰው እንዲረዳው እንዲያበረታታው ይፈልጋል ወይም ይመኛል ማለት ነው። ወይም ደግሞ ለምሳሌ በገንዝ ገንዘብ የተዘረፈ ሰው የገንዘብ እርዳታ ይፈልጋል ወይም ደግሞ ያስፈልገዋል ይጠየቃል መልሶ ወደ ቀድሞ የህይወት ጉዞ በተስተካከለው ሁኔታ ጤናማ የሆነ ህይወት እንዲመራ ማለት ነው። ወይም ደግሞ ለምሳሌ አንድ ታሞ ወይም ደግሞ እጅግ ከፍተኛ ህመም ላይ ደርሶ የደረሰ ሰው ምንድነው በቀላሉ ወደ ሆስፒታል በመሄድ በቀጥታ የህክምና እርዳታ ማግኘት አለበት ያን ታማሚ ሰው ማለት ነው። ስለዚህ እርዳታ የሚለው ወደ ምንድነው የ ለባለቤት ተሳቢ ይሆናል ማለት ነው። ክፉኛ የታመነው ሰው የህክምና እርዳታን ይፈልጋል ወይም ደግሞ ያስፈልገዋል ወይም ይጠይቃል ተብሎ ስለሚገለጽ ማለት ነው። ስለዚህ እርዳታ የሚለው ቃል ለባለቤት ተሳቢ በመሆን የሚያገለግል ነው ማለት ነው በትርጉሙም እርዳታ ማለት ማገዝ ወይም ደግሞ ማበረታታት የሚል አይነት ተመሳሳይ ፍቺ ይዞ ይመጣል ማለት ነው። ዝሮ ዝሮ እንደ የአውዱ ሊለያይ ይችላል እኔ ግን ከሰፊው በጠባቡ እርዳታ የሚለውን ቃል በዚህ መልክ ትንታኔ ከሰጠሁ በቂ ነው ብዬ ስለማምን የኔን ገለጻ ወይም ደግሞ የቃል ትንታኔ በዚህ እየቋጨሁኝ ቻው ሰላም ሁኑልኝ በማለት እሰናበታለሁ ማለት ነው ታንኪው